ብዙ ሰዓት ነው የምጠቀመው የስንት ሰዓት ነው ለማለት ያስቸግራል ግን እጄ ቀኑን ሙሉ እጄ ላይ አለ አብሶ ቴሌግራም ቀኑን ሙሉ ኦንላይን ነኝ እና ስንት ሰዓት ነው ትጠቀማለህ ብሎ ለመናገር አትቸጋሪ ነው። ከአምስት ከስድስት ሰዓት በላይ ልጠቀምበት እችላለሁ። የተለያዩ ስራዎችን ቼክ ማድረግ ቴሌግራም ለሚሰራቸው ማስታወቂያዎች ስላሉ እነሱን እንደማቆጣጠር ብዙ ሰዓት እገባለሁ ኦንላይን ላይ ማለት ነው። እና እነሱን ነገሮች ለመቆጣጠር ስለሚጠቅመኝ ከስድስት ሰዓት በላይ እጠቀማለሁ። እርግጠኛ አይደለሁም ስድስት ሰዓት ለማለት ከዛም በላይ ሊሆን ይችላል እንደኔ አጠቃቀም ስራት ነው። ከእጄ አይጠፋም ስልኬ እንዳልኩህ ረጅም ሰዓት ስለምጠቀምበት ቢጠፋ ቢጠፋ እንኳን ለመዝናናት ኦንላይንም ቲክቶክም እየገባው ብዙ ጊዜ ስለምጠቀም ሰዓቱ ከስድስት ሰዓትም በሌላ ሊገፋ ይችላል። አሁን ራሱ እያልክ ያለኸው ካንተ ጋር እንደዚህ እያወራን ብዙ ሰዓት አንድ ሰዓት ምናምን ተቀምጫለሁ በዚህ ከዚህ ሰዓት በኋላ ደግሞ ቴሌግራም እገባለሁ። ቴሌግራም ያሉትን ነገር በሙላ ከጨረስኩ በኋላ ፌስቡክ ላይ እገባለሁ ፌስቡክ ላይ ያሉ ገብቼ እኔ ቲክቶክ እገባ ቲክቶክ ተመልሼ ደግሞ ድጋሜ ክሮም ላይ ገብቼ የተለያዩ ሴቶችን ቼክ አደርጋለሁ። ዲስኮርድ ገብቼ ቼክ አደርጋለሁ። እና ብዙ ናቸው የምጠቀምበት ሰዓት ስድስት ሰዓት ኤግዛክት ማለት አይቻልም እስከ ስምንት ምናምን መያዝ ይቻላል።

ቤት ውስጥ ውዬ ቤት ውስጥ እንደመስራቴ ብዙ ነገር እንደማድረጌ አንፃር ቤት ውስጥ የማልጠቀማቸው እቃዎች የሉም። እናቴ አትንካ ያለችኝ እቃ ውጪ ማለት ነው አንዳንድ የማይነኩ እቃዎች አሉ ከልጅነት ጀምሮ የሚያስቀኝ ማለት ነው። አትንካ የተባለ እቃ አለ አይነካም እቃ በቃ። አትምኩ ተብሏል አይነካም በቃ ተብሏል ተብሏል ነው። እኛ ቤት አሁን ስልህ የማይነኩ እቃዎች አሉ የድሮ መስታወት። ሳህኖች አሉ እነሱ አይነኩም ነው እንጂ ከዛ ውጪ። ብዙ ነገሮቼ ለመብያም ለብዙ ነገርም ስለምገለግልበት ብዙ እቃዎች ለምሳሌ አሁን ጆግ እጠቀማለሁ ውሃ እጠቀማለሁ። እሳት ማያያዣ እጠቀማለሁ ቴሌቪዥን እጠቀማለሁ ፍሪጅ እጠቀማለሁ። የውሃ ኮዳዎችንም እጠቀማለሁ መደርደሪያዎች አሉ እጠቀማለሁ እንጀራ መጋገሪያ ምጣድ አለ እጠቀማለሁ ቁም ሳጥን አለ እጠቀማለሁ ሻይ ማፊያ አለ ሂተር እሱን እጠቀማለሁ። ምን አለፋህ ቤት ውስጥ ብዙ ነገሮችን? እጠቀማለሁ ሳልነካ የምውለው እቃ ላይኖር አይችልም ሶፋውን እቀመጥበታለሁ አልጋ እተኛበታለሁ። ትንሽ እንዳልኩህ አትንካ የተባልንው እቃዎች አሉ ከልጅነት ጀምሮ እሱን ብቻ ሳንነካ እንኖራለን

አልገባኝም በመስመር ላይ እንትን ታካትታለህ ምንም ሊገባኛ ያልቻለ ቃል ነው። ምን እንደሆነ ብታስረዳኝ ጥሩ ነው። እንጂ መስመር ላይ ምን ታጋጥማለህ እንትን ታደርጋለህ ምናምን ሊገባኝ አልቻለም። ቪዲዮ ትመልከታለህ ሲሆን አዎ የዌብሳይቶች ላይ ለምሳሌ ዩቲዩብ ላይ እና ቲክቶክ ላይ የተለያዩ ነገሮችን እመልከታል ለስራ የሚረዱ እንደ ቲቶሪያል የሚሆኑ አስተማሪ ነገሮች ሲገኙ ገብቼ ጊዜም ሰጥቼ የማነባቸውና የምከታተላቸው ነገሮች አሉ። እዛው ላይ ገብቼ ማለት ነው። እነሱን ማለት ከፈለክ ለካ

አዎ እጠቀማለሁ። አሁን በ እጄ ላይ ሶስት አይነት ሺቶዎች አለው። አንደኛው ፍቅረኛዬ ነች። የገዛቺልኝ ዛራ የሚባል ሺቶ አለ። ደስ የሚል ጠንከር ያለ ሽቶ አለ። ሁለተኛው ደግሞ አምፕል የሚባል የምትሸጥ አለች። በ ሳባት መቶ በ ኢትዮጵያ ብረረ ማለት ነው። እሷጰደግሞ በጣም የምታዝናና ይሄ እንደ ዛራ ያለ ጠንካራ ሳይሆን ቀለል ያለ ሽታ ያለው አሪፍ የሚጥም አይነት ሽታ ያለው ሽቶ ነው ማለት ነው። ካምራ የሚባል አለ። የ ቦና ፍሌቨር የሆነ ማለት ነው። እሱ በጣም ጠንካራ ነው። ካሉኝ ሽቶዎ ሁሉ በጣም የምወደው እና በዎጋዉም ቢሆን ትክክለኛ ኦሪጅናሉ ባይሆን እንኳን ሁላተኛው ነው ሰከንድ ቨርዢኑን ነው። የገዛውት በጣም በቅርብ ጊዜ ገዝቼው በጣም ከወደድኩት ሽቶ መካከል። ዛሀራ ስሙ ጠፋብኝ ዛራ ነው ካምራ የሚባል ሽቶ በጣመ ደስ ይላል በጣም ወድጄዋለሁ።

ብዙ ጊዜ ፎቶዎችን በአሁኑ ሰዓት ማስቀመጠው በስልኬና በሚሞሪ መያዣ ፋይሌ ነው። በድሮ ሰዓት እንትን ነበሩ ፎቶ ማስቀመጫ እንትኖች ስማቸው ጠፋብኝ እንጂ ማስቀመጫ ፎቶዎች ነበሩ። እንደ ደብተር አይነት ነገር ሆኖ የፎቶ ደብተር አለ። ማህደር ይባላል። እሱ ማህደር ውስጥ እናስቀምጥ ነበረ። ቴክኖሎጂ በመዘመኑ ምክንያት ደግሞ ምን ተፈጠረ? የተለያዩ ስልክ ላፕቶፕ ላይ ሊቀመጥ ይችላል? ስልክ ላይ ሊቀመጥ ይችላል። ሃርድ ዲስክ ላይ ሊቀመጥ ይችላል። የተለያዩ ማስቀመጫ ቦታዎች አሉ። እነሱ ላይ እናስቀምጣለን። እነሱ ላይ ስንፈልግ እንጠቀማለን የተለያዩ ፕሮግራሞችም ስለምንጠቀማችሁ የዛንም እናስቀምጠው

አዎ አስተያየት መቀበል በጣም ነው ምወደው። ምክንያቱም አስተያየት መቀበል ይለውጠኛል ያበረታታኛል ለነገ የተሻለ ሰው እንደሆን ስለሚረዳኝ። ጥሩም ሆኖ መጥፎ አስተያየቶች ሚመጡልኝ እየተቀበልኩ ለኔ የሚጠቅሙኝን ነገሮች ወደፊት እያደረኩ እየተጠቀምኩ አልፍበታለሁ። እንደዚህ እንደዚህ አስተያየቶች ደግሞ ከብዙ ሰዎች ሊመጡ ይችላሉ። አንዳንድ ጊዜ ከጓደኞች ሊመጡ ይችላል። አንዳንድ ጊዜ ከቤተሰብ ሊመጣ ይችላል። አንዳንድ ጊዜ ደግሞ መንገድ ላይ በአንድ ቀን ብቻ አይተናቸው ለምናውቀው ሰዎች። ኔጌቲቭ መጥፎም ሀሳብ ሆነ ጥሩ ሀሳቦችን ያመጣሉ። እንደዛ ሀሳቦች በማወቅም ባለማወቅም ስለኔ ብዙ ማንነት ስለሚነግራቸው። እነሱም ያን ነገር አውትተው ለኔ መናገራቸው እኔ ወደፊት የተሻለ ሰው እንድሆን እንድለወጥ አሁን ያለኝን ነገር ጥሩ ከሆነ እንድጨምርበት እንድበረታ ያደርገኛል ማለት ነው። ስለዚህ እነዛን አስተያየቶች እኔ መቀበል እንደ ጥሩ ጎን እወስደዋለሁ። እና በጣም አበረታታለሁ እንደዚህ ለሚነግረኝ ሰው በተለይ ቅርብ ያሉ ጓደኞች እንደዛ ሲነግሩኝ ማለት ነው

አዎ ስማርት ፎን ተጠቀመኝ ተጠቃሚ ነኝ አሁን በዚህ አግሎት ራሱ እያወራሁ ነው የተናገርኩት ያለሁት በስማርተ ስልክ ነው ማለት ነው። ስማርትፎን አሁን በእኛ ሀገር አብዛኛው ኢትዮጵያ ህዝብ ይጠቀማል ማለት ይቻላል። ስማርት ስልክን ማለት ብዙ ነገሮችን ከሌሎች ከዲጂታል ሆኖ ስልኮች የተለየ ማድረግ ስለሚችል እኔ እጠቀምባቸዋለሁ እና አመራረታቸው ቴክኖሎጂያቸው በጣም ነው የሚገርመኝ። ማለት የሰው ልጅ ከመቼ መቼ ምን እየቀየረ ምን እየፈጠረ በዚህ ደረጃ እንዴት እንደደረሰ ማወቅ በጣም ነው የሚገርመው። ማለት ድሮ ከነበሩት ለስልክ ለድምጽ መገናኛዎች የነበሩ ስልኮች አሁን ወደ ስልክ መለላከያ ፎቶ ማንሻ ድምጽ መቅጃ መሰለያ ብዙ አይነት መንገዶች ሆኖ ማየታችን ቴክኖሎጂ ምን ያህል እደረቀቀ ያሳየናል። በቴክኖሎጂ ደግሞ አብሮ በሚመጡት ቴክኖሎጂ ደግሞ የተራመደ መሄድ ከቴክኖሎጂ ጋር ማደግ ነው። አንድ ነገር በፈጠረ ቁጥር እሱ ነገር መከተል እና አዲስ ነገር ማወቅ ጭንቅናታችን ላይ አዲስ ሰው አዲስ የመጡ ነገሮችን ቀድሞ ለመልመድ እና የቴክኖሎጂ ሰዎች ለመባል ይረዳል። ከዛ መካከል ደግሞ ስማርት ፎን አንዱ ነው። ለምሳሌ ጽሁፎችን ለመጻፍ የተለያዩ መረጃዎችን ለማጋራት እንደ ትዊተር አይነት መተግበሪዎችን በስማርት ፎን ይጠቀማሉ ገንዘብ ለመላላክ የኢትዮጵያ ንግድ ባንክ አቢሲኒያ ባንክ ያሉ መተግበሪያዎችን እዛ ስልክ ስማርፎን ላይ በመጫን ገንዘብ እላላካለሁ። ቴሌግራም አለ አሁን የቴሌግራም ላይ የመቶ ሺህ ምናምን መቶ ሺህ በላይ ተከታይ ያሎች አለኝ። ከዛ ቻናል ላይ የተለያዩ መረጃዎችን ሙዚቃዎችን እያደረስኩ እኔም ማስታወቂያ እየሰራሁ ገቢ አገኝበታለሁ ማለት ነው። ያ ሁሉ የተከሰተው በምንድነው? በስማርትፎን ስማርትፎን በመኖሩ ምክንያት ነው ማለት ነው። ሌላ ደግሞ ከእነዚህ ውጪ ሙዚቃ መስሚያ ማለት ነው ሬድዮ መስሚያ ማለት ነው በፊት ሬድዮ በራዲዮ መገናኛ ብቻ ነበር የምንሰማው አሁን ግን ሬድዮ ስንፈልግ በስልካችን መክፈት እንችላለን የተለያዩ ሙዚቃዎችን ለመክፈት ያስመርትፉን ይረዳናል። ከነ ግጥሞቻቸው ለማድረግ ይጠቅመናል። ሌላ ደግሞ ፎቶ ለመነሳት በዚህ ሰዓት ኖርማል ካሜሮችን ከመጠቀም ስማርት ፎር ያሉ ካሜሮች ፒክሰላቸው ትልቅ ስለሆነ የተለያዩ ቦታዎች ይዘው ለመንቀሳቀስም ቀላል ስለሆኑ ብዙ ጊዜ ስማርት ስማርትፎንን ተቀዳሚ እናደርጋለን። ከትልቅ ካሜሮዎች ይልቅ እሱኛው አንደኛው ጥቅሚታ ነው። አሁን መናገር ከምችለው በላይ ብዙ ጠቀሜታዎች አሉት። ስማርት ምን አለፋችሁ? ከዛም ከምንም ከምንም በላይ ህይወትን የሚያቀል አይነት ደረጃ የሆነ ነው። አሁን በዚህ ደረጃ እንደዚህ ከሆነ ማሰብ ነው የዛሬ አምስት አመት እና አስር አመት ምን ደረጃ ሊደርስ እንደሚችል? ስማርትፎን ለማሰብ ይከብዳል። እና ስማርትፎን በጣም እጠቀማለሁ

በዚህ ሰዓት የምትጠቀመው የስልክ አይነት ጋላክሲ ኤ አስራ አራት ይባላል። እኔ ከልጅነቴ ጀምሮ በፊት የኖኪያ ስልክ ተጠቃሚ ነበርኩ። ኖኪያ ነበረ የዛን ዘመን በጣም ኮንትሮል ያደረገውና ይመራ የነበረው ከዛ በኋላ ግን ከኖኪያ አይነት ደረጃ ማግኘት ሲፈለግ። በጣም ለአጠቃቀም ቀላል የተለያዩ እድገቶች ሲኖሩት ቶሎ ስለሚያሳውቀን ሳምሰንግን መስሎ አግኝቼዋለሁ። ያ ሳምሰንግ ደግሞ እኔ ከልጅነቴ ጀምሮ የያዝኳቸው ስልኮች በሙሉ ሳምሰንጎች ነበሩ። ለአጠቃቀም መቼው መያዝ የምንፈልግ አይቼው ፋይሎች በሙሉ ጎግል ላይ እንደ ክላውድ ያስቀመጠልናል። ካሜራቸው አሪፍ ነው። እና ሴኩሪቲያቸው ማለት ስልካችን ሃይክ እንዳይደረግ የሚያደርጉበት መንገድ በጣም የተለየ ነው። ብዙ ነገሮች መጫን ስትፈልግ የራሳቸው ፕሌስ ትወራላቸው ሳምሰንግ እንደ ካምፓኒ በጣም ትልቅ ካምፓኒ ነው። የተለያየ አሪፍ አሪፍ ምርቶች ይዘው ይመጣሉ ስልኩን እያሳደጉት በራም በሚሞሪ በባትሪ ይዞታ አሁን ባትሪ በፊት የነበሩ ስልኮች የባትሪ አይነታቸው በጣም ትንሽ ነበር። አሁን ገና አምስት ሺህ ድረስ ደርሰዋል የባትሪ መቻል አቅማቸው ምን ያህል ትልቅ እንደሆነ መረዳት ይቻላል። አሁን ሳምሰንግ ጋላክሲ ሊፎካከር የሚችለው አንድ ትልቁ ካምፓኒ ብቻ አይፎን ነው። አይፎንም ሌክዠሪ ሆነና የሰው አጠቃቀም ሁኔታ ሊረዳው አልቻለም። ሰው ያለበትን ሌቭል ለመናገር ብቻ ነው የተጠቀመው ያለው። አይፎን ጋላክሲ ግን ሰው ስልክ እጠቀማለሁ ብሎ ካሰበ ሳምሰንግ ጋላክሲን ነው መጠቀም ያለበት ምክንያቱም ለሰው ልጆች በሙሉ ይፈልጋቸዋል ብሎ የሚታሰቡ ነገሮች በሙሉ በሳምሰንግ ስልክ ውስጥ ይገኛሉ። ያ ደግሞ ለሰው ይረዳል ብዬ አስባለሁ። በዛ ምክንያት እኔ ብዙ ጊዜ ስገዛም ብር ቢኖረኝ ወደፊትም በጣም ብዙ ብርም ቢኖረኝ ልገዛና ልይዝ የምፈልገው ስልክ ሳምሰንክ ጋላክሲና እና ጋላክሲ ብቻ ነው። ምክንያቱም አሁን ከዚህ በፊት የቀደምኳች የነገርኳችሁ ንግግሮች በሙሉ ይዞ ስላለ ማለት ነው። ጓደኞቼም በአካባቢም ያሉት ሰዎች እናት አባቶቼ ወንድሞቼ በሙሉ እንዲይዙት የምመክረው ነው የስልክ አይነት ሳምሳንግ ገጋላክሲን ነው።

የዛሬው አየር ሁኔታ ቀን ላይ ከባድ ፀሀይ ነበር። በጣም እንጂ የሚያቃጥል አይነት ፀሀይ ነበር። ወደ ጠዋትና ማታ ደግሞ እንደ ክረምቱ አይነት እጅን የሚቀወቅዝ ልብስ አድርገን ድረሱ ከፍተኛ ቅዝቃዜ ያለ እስከ ቁርጥማት ደረጃ የሚያደርስ ታውቃለህ። አይደለ እንደሱ አይነት ቅዝቃዜ ያለው ነገር መጥቷል ይሄ ነገር አልነበረም ማለት እንደዚህ አይነት ነገር እሱ የሚከሰቱት ክረምት ላይ ነበር። አሁን በእኛ ሀገር ሁኔታ በጋ ላይ ነው የምንገኘው በጋሌ የማይከሰት ነገር ነው። እየተከሰተ ያለው ማለት ነው ከፍተኛ የሆነ ንፋስ አለ። ቅዝቃዜው አይቻልም። ቀን ደግሞ የዛ ተቃራሚ ቤት ውስጥ ሆነ ቁጭ ብለን ራሱ እንኳን ሙቀት ላብ የሚፈጥር አይነት ነገር ውስጥ የተከሰትን እንገኛለን። ምን እንደሆነ ባናቀውም ማለት ነው የዛሬ አየር ሁኔታ ይሄን ይመስላል።